አዎን አብዛኛውን ጊዜ እኜ ገበያ የምሄደው በቅዳሜ ቀን ነው። ምክንያቱም አብዛኛውን ጊዜ እንግዲህ ሳምንት እረፍት ካደረኩ በኋላ። ቅዳሜ ለት የተለያዩ አስቤዛዎችን አንዲሁም ደግሞ የተለያዩ ቤት ውስጥ ሚያስፈልጉ ለመብል የሚያስፈልጉ የተለያዩ እቃዎችን ለመግዛት ወደ ገበያ በቅዳሜ ቀን ነው። ምሄደው ቅዳሜ ምቹ ቀን ነው ለኔ። እናም የእረፍት ቀኔም ስለሆነ አብዛኛውን ጊዜ ወደ ገበያ የሚሄድበት ቀን ቅዳሜ ነው